የሰልክ ካሜራ ትጠቀማለህ ወይ ነው የሚለው? የሰልክን ካሜራዎችን አው እጠቀማለሁኝ በምን መልኩ ነው የምጠቀመው። የ በሰልፊ እጠቀማለሁ ፎቶዎችን አሁን ለምሳሌ ከስራዬ ጋራ በተገናኘ ብዙ የስልክ ካሜራ የምጠቀምበት ጊዜ አለ። ምክንያቱም ምንድነው የስልክ ካሜራዎችን ስጠቀም አንደኛ ነገር ምንድነው? የ የ እንትንም ፎቶ ለማንሳት መታወቂያ ለምሳሌ የኔ አሁን አካውንት ወይም ደግሞ ሂሳብ በምከፍትበት ሰዓት ለደንበኞቼ መታወቂያቸውን በፎቶ አነሳለሁ የራሳቸውን ምስልም ደግሞ ድጋሚ በስልኬ ካሜራ አነሳለሁኝ። አንዳንዴ ደግሞ ስካነር አልሰራ ካለኝ በስልኬ አንስቼ ወደ አውትሉክ በኢሜል ከላኩኝ በኋላ ድጋሚ ወደ መልሼ ወደ ኮምፒውተሬ በሲስተም የማስገባው ይሆናል። ሌላው የስልክዬን ካሜራ ምጠቀምበት ቪዲዮ ለመቅረጽ አንዳንድ ፕሮግራሞች ሲኖሩ ያንን ቪዲዮ በስልኬ ካሜራ በመቅረጽ እጠቀማለሁኝ የተለያዩ ቦታዎች ስሄድ ለመጎብኘት ስሄድ የምጠቀመው የስልኬን ካሜራ ነው። በቃ ካሜራ ለማንሳት ካሜራ የሚያስፈልገኝ ከሆነ ሙሉ በሙሉ ስልኬን ነው የምጠቀመው። ምክንያቱም ሌላ የምጠቀመው እንትን የለኝም ሌላ መተግበሪያ የለኝም። ስለዚህ የስልኬን ካሜራ ለብዙ ነገር አውለዋለሁ ማለት ነው። ሌላው ምንድነው? ከዚህ ከስልክ ካሜራ ጋር በተገናኘ እንግዲህ ያው የስልክ ጥራትም ብዙ ጊዜ የሚመዘነው በስልኩ ካሜራ ነው። ይህ የስልክ ካሜራ ቆንጆ ካሜራ የሚያነሳ ከሆነ ጥሩ የሆነ የ ዋጋ የወጣበት ስልክ እንደሆነ ማወቅ ይቻላል። ምክንያቱም ካሜራውንም ጨምረው ነው። በወጪ እንደ ወጪ ስለሚቆጠር የካሜራው የስልክ ስንገዛ ካሜራ ቼክ ማድረግ አለብን። ምክንያቱም ካሜራ ለብዙ ነገር ስለሚጠቅመን ማለት ነው። ይሄ ማለት እንግዲህ ካሜራችን ብዙ ነገር ነው አንደኛ አንድ ነገር ለምሳሌ ድንገት የመጣን ነገር እንዳይጠፋብን ወይም ደግሞ ስልካችንን ተጠቅመን መያዝ ስንፈልግ በግዴታ ያው በካሜራ ነው የምንጠቀመው። ስለዚህ የስልኬን ካሜራ ፎቶ ለማንሳት የተባለ በቃ የስልኬን ካሜራ ነው የምጠቀመው። እና ቆንጆ የስልክ ካሜራ አለኝ ይህም የስልክ ካሜራ ጥሩ ነው ማለት ነው። ሌላ ከካሜራ ጋራ በተገናኘ ህፃናትን ደጋግመን በካሜራ ባናነሳ ጥሩ ነው። ስለዚህ ህፃናቶች ለአይናቸውም ጥሩ አይደለም። እንደው አንዳንዴ በጣም የሚገርመኝ ገና እንደተወለዱ ልጆችን ወይም አራስ ልጆችን ገና ከሆድ እንደወጡ በስልክ ካሜራቸው ፎቶ እያነሱ የሚ በየፌስቡኩ በሶሻል በማህበራዊ ሚዲያዎች ላይ የሚለቁ ሰዎች አሉ። ለምን? ይሄ ይሄ ይሆናል ብዬ በጣም እበሳጫለሁኝ ምክንያቱም በጣም ለልጆቹ አደጋ ነው። እንደዚህ አይደረግም መጥፎ ነው። መደረግም የለበትም። አለበለዛ ወይ ሰልኩን መተው ኖርማል እነዚህ በበተን ስልኮች መጠቀም ምክንያቱም ስማርትፎኖች ሲኖረን ነው እንደዚህ ብዙ ጊዜ የምንጠቀመው ስለዚህ ከእንደዚህ ከምናደርግ ይልቅ አለመጠቀም ይሻለናል ማለት ነው። እና የስልክ ካሜራዎች ቤተክርስቲያን ስሄድ አንዳንድ ፕሮግራሞች ላይ የጥምቀት በዓል የመስቀል በዓል እንደዚህ ሲከበሩ እንደዚህ አይነት ፕሮግራም ላይ የሰልኬን ካሜራ እጠቀማለሁ በዚህ ፎቶ እያነሳሁኝ ለማስታወሻነት አስቀምጣለሁኝ። አንዳንድ ሰዎች ደግሞ ሲናገሩ ለምሳሌ ወንጀል እየተሰራ ከሆነ ካየሁኝ በስልኬ ካሜራ ቀርጬ እይዛለሁኝ። አንዳንድ መኪና አሁን ባለፈው መኪናዬን ለመግዛት እንትን ስል የተጠቀምኩት የስልኬን ካሜራ ነው ማለት ነው። ስለዚህ እንደዚህ እንደዚህ ያሉ ነገሮችን መጠቀም ስፈልግ የስልኬን ካሜራ ተጠቅሜ ፎቶ አነሳለሁኝ ማለት ነው። ስለዚህ ዘርፈ ብዙ ጠቀሜታ ነው ያለው። የሰልክ ካሜራ እንግዲህ ስልኬ ባለ አንድ ካሜራ ነች አንዳንድ ደግሞ ቆንጆ ከዚህ የተሻለ ያላቸው ባለ ሶስት አራት የካሜራ አይን ይኖራቸዋል ጀርባቸው ላይ የኔ ባለ አንድ ነው ስለዚህ ቆንጆ ካሜራ ነው። ይሄን ይመስላል ስለ ስልኬ ካሜራ

የጫማ ቁጥር ስንት ነው ይላል ብሎ የጫማ ቁጥር በብዙ መንገድ ሊተረጎም ይችላል የጫማ ቁጥር ምንድነው? ጫማ የጫማ ቁጥር ማለት የጫማዬ የማጠርቀው ጫማ ስፋቱ ምን ያህል ነው እንደማለት ነው። እኔን ጊዜ ብዙ ጊዜ ከሰላሳ ስምንት አንስቼ እስከ አርባ ድረስ የማደርግበት ጊዜ አለ እንደየ ጫማዎቹ የጫማ ቁጥሩን ይለያያል ምክንያቱም ምንድነው ይሄ የጫማ ቁጥር አንዳንድ የጫማ ሳይዞች በቃ ከፍተኛው አርባ ይሆናል ከፍተኛ የሚሰራበት አርባ ሊሆን ይችላል ስለዚህ ያ ጫማ ግን አርባው ደግሞ ለኔ ትልቅ ሊሆን ይችላል እንደየ ሳይዞቻቸው ጫማ ይለያያል ማለት ነው። አሁን ለምሳሌ ጫማ በጣም ሰፋፊ የሚሆኑ ጫማዎች ቁጥራቸው በዛ ምክንያቱም ሰፊ ስለሆኑ በዛ በጎን ስለሚይዙት ቁጥሩን ጫማው ስለማይበዛ እንደዚህ ሰፋፊ የሆኑ ቁጥሮች ሲሆን ሰላሳ ስምንት ቁጥር ጫማ ይሆነኛል ማለት ነው። ግን ጠባባብ ጫማዎች ደግሞ ቁመታቸው ዝም ብሎ ረዘም ተብሎ የሚሰራ አለ ዝቅተኛው አርባም ይሆናል አሁን ለምሳሌ እኔ አሁን የማጠልቀው ጫማ ዝቅተኛው የጫማ ቁጥር አርባ ቁጥር ነው ስለዚህ አርባ ቁጥሩን ገዛው ማለት ነው። ምክንያቱም ጠበብ ያለ ነው እንትኑ ጠበብ ያለ ነው የጫማ ሳይዙ ስለዚህ አርባ ቁጥር ነው የሚሆነኝ ማለት ነው። ዦቅተኛው አርባ ነው የሚመጣው እና እንደዚህ እንደዚህ እያሉ እንግዲህ የጫማ ቁጥሮች ይለያያሉ ማለት ነው። ሌላው ምንድነው? ከጫማ ቁጥር ጋራ በተያያዘ የጫማ ቁጥርን እንደ እንደ እንትን ይጠቀሙበታል። እስቲ የጫማው ስፋት ስምን ያህል ነው ሲሆን የሆነ ነገር ስፋቱ ምን ያክል ነው? የሚለውን ነገር ለመወሰን ማለት ነው። ምክንያቱ ምንድነው? ለምሳሌ የእንትን የጫማ ስፋት የመሬቱ የጫማ ስፋት ስንት ነው የሚባለው? ስለዚህ የጫማ ቁጥር እንደ እንደ ለእግር ብቻ ሳይሆን ለ መሬት ስፋትም ለአንዳንድ ቦታዎችን ለመለካት ይረዳል ማለት ነው። ስለዚህ የጫማ የጫማ ልኬት